የአካባቢ ገበያ እንዴት ነው ነው የምለው የአካባቢ ገበያ አንድ ገበያ ማለትም ሁሉም ሰው የምፈልገውን ገበያ ወጥቶ ይሸጣል የሚፈልገው ከተማው ወይን ደግሞ ሌላ መግዛት የሚፈልግ ደግሞ ገበያ ይሄዳል። አቅጣጫ ወደ ገበያ ይሄዳሉ ለመግዛት ሌላው ደግሞ ለመሸጥ ሀብቱን ያፈራውን ያመረታውን ምርት የሚፈልገውን ይሸጣል የሚፈልገው ደግሞ ይገዛል።

የስራ ምኞቴ ምንድነው ለሚለው ጥያቄ? የስራ ምኞቴ አሁን ላይ በምሰራው ስራ ውጤታማ ሆኜ። ራሴን መቀየር ቤተሰቤን አልፎም ሌላ ሰው ለመርዳት የሚያስችል ስራ ከሰራው። የትኛውም ስራ ውጤታማ ከሆንኩኝ የስራ ምኞቴ ያ ነው። ሁለተኛ የራሴ መኪና ይዤ መኪናውን መንዳት የምኞቴ ነው።

የሸክላ እቃዎች ትጠቀማለህ ብለህ ለጠየቅከው ጥያቄ? የሸክላ እቃዎች ድሮ በልጅነት በቤተሰቦቼ ጋር የሽክላ ላይ እቃ ስራ ላይ ይውላል እኔም እጠቀማለሁ። አሁን ላይ ግን አጋጣሚ ሆኖ የሸክላ እቃ ብዙም ባለሁበት ቦታ ስራ ላይ ስለማይውል ብዙ አልጠቀምም።

የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ? የእቃ ቁጥጥር አዎ በተለይ በምሰራበት ስራ አካባቢ እያንዳንዱ የተሰጠኝን ስራ ግድ መቆጣጠር አለብኝ። ምክንያቱም ለዛ እቃ ቁጥጥር ካላደረኩኝ ለስራ ምቹ ስለማይሆን ሁለተኛ ንብረት ከጠፋ የሚመለከተው የሚመራኝ አካል ስለሚጠይቀኝ። የእቃ ቁጥጥር አደርጋለሁ።